እኔ የመንግስት ሰራተኛ እንደመሆኔ መጠን ደሞዜን የማገኘው ወር ከሰራው በኋላ ሲሆን ከዚህም ውስጥ የተወሰነ ገንዘብ እየቆጠብኩ እገኛለሁ። በየወሩ የተወሰነ ገንዘብ በባንክ ውስጥ መቆጠብ ጀምሬያለሁ። በመሆኑም ይህ የቆጠብኩት ገንዘብ ለወደፊት አላማዬ እና እቅዴ በጣም አስፈላጊ በመሆኑ አሁን ከምቆጥበው ገንዘብ ሌላ ተጨማሪ ገንዘብ መቆጠብ እንዳለብኝ እየተሰማኝ ነው። በየወሩ የተለያዩ ነገሮችን ከመግዛት ፍላጎቴን መቀነስ እንዳለብኝ ተረድቻለሁ። አላስፈላጊ ወጪዎችን ካሁኑ ሰዓት ጀመሬ መቀነስ ሞክሬያለሁ። ቤት ውስጥ ምግብ መብላት በጣም አስፈላጊ ነው። እስካሁን አልፎ አልፎ፣ ከውጭ ምግብ ቤቶች ላይ እየበላሁ ነበር። ነገር ግን በአሁኑ ሰዓት ከውጭ ምግብ ቤቶች ለመብላት ገንዘቡ እጅግ ውድና ተመጣጣኝ ባለመሆኑ ብዙ ገንዘብ ነው የሚያስከፍሉት። ወደ ገበያም በሳምንት ሁለት ጊዜ ሐሙስና ቅዳሜ ስሄድ የምፈልጋቸውን ብቻ እንድገዛ ወደ ገበያ በምወጣበት ጊዜ ዝርዝር ይዤ ነው የምሄደው። ተጨማሪ ነገሮችን ከዘረዘርኩት ውጭ መግዛት አልፈልግም። ከአሁን በፊት ግን ወደ ገበያ ስሄድ የምፈልገውን ከገዛው በኋላ ሌላ ተጨማሪ ነገሮችን ሳይ ያለ ፕሮግራሜ እገዛ ነበር። አሁን ግን ይህን ቁጠባ ከጀመርኩ በኋላ ከዘረዘርኳቸው ውጭ ወደ ገበያ ስሄድ ሌላ ተጨማሪ ነገሮችን አልገዛም። ምክንያቱም አሁን የምቆጥበው ገንዘብ ከበፊቱ ተጨማሪ ስለምቆጥብ ነው። በሌላ መልኩ ባንክ ውስጥ ብርን ማስቀመጥ እጅግ ደህንነቱ የተጠበቀና ወደፊት ባስተማማኝ ሁኔታ ገንዘቡ ተጠብቆ የሚገኝበት ቦታ በመሆኑ፣ ብሩን የማገኘውን ባንክ ውስጥ ነው የምቆጥበው። ለወደፊት ብዙ ብዙ የሚሰሩ በእቅድ የያዝኳቸው ነገሮች ስላሉ እሱን እቅድ ለማሳካት የግድ አሁኑኑ ከድሮ በበለጠ መቆጠብና ማስቀመጥ እንዳለብኝ ተሰምቶኛል። አንዳንድ ጊዜ ወጪዎችን መቀነስ ከባድ ሊሆን ይችላል፣ ምክንያቱም ከአሁን በፊት የተለመዱ ነገሮች በቤት ውስጥ ሊቋረጡ ይችላሉ። ነገር ግን ወደፊት የምሰራቸው እቅዶች የግድ አስፈላጊ ስለሆነ መቆጠብ አስፈላጊ ነው።

ስራዎችን ለመስራት ሰዎች ከቦታ ቦታ በየቀኑ በትራንስፖርት በተገኘው አጋጣሚ ከቦታ ቦታ ይንቀሳቀሳሉ። እኔም ስራዬን ለመስራት በየቀኑ በአውቶቡስ እጓዛለሁ። ጠዋት ላይ ሰዎች በጣም ስለሚበዙ አውቶብሱ በሰዎች ተሞልቶ እገኘዋለሁ። ሁሉም ሰው ጠዋት ተነስቶ ወደ ስራ እየሄዱ ናቸው። አንዳንዶቹ አውቶቡሱ ጋር ይተኛሉ። ምክንያቱም ማታ ሳይተኙ ያደሩ ሊሆኑ ይችላሉ። በዛ ላይ በጠዋት አውቶብስ ለማግኘት ከ ንጋቱ አስር ሰዓት ላይ ስለሚነሱ እንቅልፋቸውንም ያልጨረሱ ስለሚሆኑ አንዳንዶቹ በአውቶቡሱ ላይ እንደተሳፈሩ በእንቅልፋቸውን ለሽ ይላሉ። ሌሎች ደግሞ ሞባይላቸውን ይዘው የተለያዩ የመገናኛ ብዙሃንን ዜና ይከታተላሉ ይመለከታሉ። በአሁኑ ሰዓት የተለያዩ ማህበራዊ ሚዲያዎች እጅግ የበዙ በመሆኑ። ሰዎች ትኩረታቸውን በሞባይላቸው ጋር ማድረግ ከጀመሩ ብዙ ወራቶችንና ብዙ አመታትን አሳልፈዋል። እኔ በመስኮት አጠገብ መቀመጥን እወዳለሁ። ዛሬም እኔ ተቀመጥኩት መስኮት አጠገብ ነው። በመስኮቱ አጠገብ ቁጭ ብዬ ከተማውን ሳይ አእምሮዬ እጅግ ይደሰታል። ከተማው እይታው በጣም ውብና ማራኪ ነው። ህንፃዎችና ሰዎች በከተማይቱ ላይ ውር ውር እያሉ ሲታዩ በጣም በጣም የሚያስደስት ስሜት ይሰጣሉ። አንዳንድ ጊዜ ትራፊኩ በጣም ይጨናነቅና መኪናው ባለበት ብዙ ሰዓት ይፈጃል የግድ መጠበቅ ያስፈልጋል። በዚህም ሰዎች ጠዋት ተነስተው ወደሚፈልጉበት አካባቢ ወይም ቦታ ለመድረስ የትራፊኩ መጨናነቅ እጅግ ወደኋላ እየጎተታቸው ይገኛል። በዚህም ሹፌሩ ሰዎችን ከሚፈልጉት ቦታ በቶሎ ለማድረስ በጣም ፈጥኖ ያሽከረክራል። ይህ እንግዲህ የኛና የሌሎች ሰዎች የእለት ከእለት ጉዞአችን ነው። ሰዓት ወስዶ ከቦታው አውቶቢሱ ያደርሰናል። ነገር ግን ዛሬ ትራፊኩ በጣም የተጨናነቀ በመሆኑ ስራ ከምንገባበት በፊት ሳይሆን ዘግይተን እንድንገባ አድርጎናል። ነገር ግን ጊዜው ለማሰብ ጊዜ ይሰጣል

ሁሌ ምሽት ላይ ቤተሰብ በሚሳባሰብበት ጊዜ እጅግ ደስተኞች እንሆናለን። ሁሉም ስራውን ጨርሶ ወደ ቤት የሚገባው አንድ ሰዓት ተኩል ሲሆን ከዛ በኋላ በጋራ ቤቱ ውስጥ እንሰባሰባለን። ሁሉም ቤተሰብ ምሽት ላይ ባንድር ላይ አብረን እራት እንበላለን። ይህ የእለቱ የቤተሰብ ምርጥ ጊዜ የምናሳልፍበት ነው። እናቴ በጣም በጣም የሚጣፍጥ ምግቦችን ታዘጋጃለች። ያሉት የኔ እህቶች ደግሞ እናቴን በምግብ ዝግጅት ወቅት የተለያዩ ስራዎችን በመርዳት ያግዟታል። ሁላችንም በዙሪያ ተቀምጠን የልብ የልባችንን የቤተሰብን ወሬ እናወራለን። በደንብ አድርገን እንነጋገራለን። እያንዳንዳችን የቤተሰብ አባላት በቀን ውስጥ ያጋጠሙ የእለቱን ታሪክ ይናገራል። በሚናገሩበት ጊዜ አንዳንዱ የቤተሰብ አባል በጣም የሚያስቁና የሚያስገራሚ ሆኖ ስለሚያገኛቸው አባቴ ከት ከት ብሎ በጣም ይስቃል። ኧረ ልቤን አታፍርሱት በሳቅ እናንተ ልጆች እያለ አባቴ በጣም ይስቃል። እናቴም የአባቴን ተከትላ ልቧ እስኪፈርስ ድረስ ትስቃለች። ይህን በማይበት ጊዜ እንዴት አይነት የጥሩ ቤተሰብ አባል እንደሆንኩኝ እድለኛ ነኝ እላለሁ። የእናቴ ሳቅ ከሁሉ በጣም ደስ ይለኛል። በመቀጠል ወንድሞቼ አዳዲስ ነገሮችን ይናገራሉ። ወንድሞቼ በአሁኑ ሰዓት ጎረምሳዎች እንደመሆናቸው መጠን በቀን ውስጥ ያናገሯትን ኮረዳ ወይም ልጃገረድ የሰጣቻቸውን መልስ በአብዛኛው ያወራሉ። በዚህም የገጠማቸውን ሲያወሩ በድጋሚ አባቴና እናቴ እንባቸው እስከሚወርድ ድረስ ሲስቁ አያለሁ። ሌላ ደግሞ እህቶችም እንደዚሁ በተራ በቀን ውስጥ ያጋጠማቸውን ነገሮች ለቤተሰብ ያጋራሉ። እህቶችም ወጣት እንደመሆናቸው መጠን ያላገቡ ስለሆኑ ያጋጠማቸው የጎረምሳ በሲሄዱ ያጋጠማቸው ጎረምሳዎች ያሏቸውን ነገሮች እያወሩ አሁንም በድጋሚ ቤተሰቡን ሲያስቁ ያመሻሉ። እኔም የእለቱን የገጠመኝን ነገር ለቤተሰብ አጋራለሁ። እኔ በአብዛኛው የማጋራቸው የወደፊት ህይወታቸው የሚስተካከልበትን ሁኔታ ነው። እንደዚህ አብረን ሁሌ መሆን በጣም እወዳለሁ ቤተሰብ የህይወት ማዕከል

እኔ ዘወትር ጠዋት ጠዋት ስፖርት እሰራለሁ ምክንያቱም ስፖርትን መስራት ማለት ሰው ጤናውን ጠበቀ ማለት ነው። የተለያዩ በሽታዎች እንዳያጠቁን ስፖርት መስራትና የአካል ብቃት እንቅስቃሴ ማድረግ ጥሩ እንደሆነና እኔም ይህን ተገንዝቤ ዘወትር ጠዋት ጠዋት የአካል ብቃት እንቅስቃሴ መደበኛ ስራዬ ነው። እኔ በየቀኑ ቢያንስ ቢያንስ ለሰላሳ ደቂቃ ዘወትር የአካል ብቃት እንቅስቃሴ አደርጋለሁ። ሰዎች ጠዋት ለመነሳት ሊከብዳቸው ይችላል እኔ ግን ሁሌ ጠዋት ጠዋት አስራ ሁለት ሰዓት የመንቃት ልምድ አለኝ። አልፎ አልፎ የማታ ስራ ሲኖረኝ ስድስት ሰዓት ልተኛ እችላለሁ። ነገር ግን ጠዋት አስራ ሁለት ሰዓት ተነስቼ እንቅስቃሴ ማድረግ እጅግ የተለመደ ነው። የኔ እንድ ስራ ሁለት ተኩል ስለሚጀምር ከዛ በፊት የተለያዩ ስራዎችን እሰራለሁ። አንዱ ስራዬ ለሰላሳ ደቂቃ ያክል ዘወትር የአካል እንቅስቃሴ ማድረግ ነው። ነገር ግን አልፎ አልፎ በማመሽበት ጊዜ ጠዋት መነሳት ቢከብደኝም የጧት ጧቱን የአካል ብቃት እንቅስቃሴ ማድረግ እስካሁን አላቆምኩም። የአካል እንቅስቃሴ ሲባል በእኔ መራመድ መሮጥ እንደገና ደግሞ መገለባበጥም እሰራለሁኝ። ሰውነቴ እኔ በአሁኑ ሰዓት የአርባ አመት ጎልማሳ ብሆንም ልክ እንደ ጎረምሳና እንደ ህፃን ወገቤ የመተጣጠፍና የተለያዩ እንቅስቃሴዎችን በደንብ አደርጋለሁ። በአሁኑ ሰዓት እንኳን መሮጥ እጅግ አድርጌ የምችልና የተለያዩ የአካል እንቅስቃሴዎችን እንደ ልቤ ማድረግ እችላለሁ። የተወሰኑ የአካል ክፍሎች በስፖርት የበለፀጉ የተገነቡ ስለሆነ የተለያዩ ስራዎችን ከባድም ቢሆን መስራት የምችልበት አቋም ላይ እገኛለሁ። አሁን በዚህ እድሜ የበለጠ ጠንካራ ሆኜ እንደምሄድ ይሰማኛል። ጤናየም እግዚአብሔር የተመሰገነ ይሁን። ምንም አይነት በሽታ እስካሁን ገጥሞኝ አያውቅም። ለዚህም እግዚአብሔርን እያመሰገንኩ እኔም ከእግዚአብሔር በታች ዘወትር ጠዋት ጠዋት የአካል ብቃት እንቅስቃሴ አደርጋለሁ። ይህም ለሰው ልጅ ጤናማ ህይወት እንዲኖረው ያደርጋል። አልፎ አልፎ ከጓደኞቼ ጋር አብሮ መስራት እወዳለሁ። በተለይ በተለይ ምሽት ምሽት ሲሆን ከጓደኞቼ ጋር የተለያዩ ስፖርቶችን አብረን እንሰራለን እግር ኳስ ጨዋታን እርስ በእርሳችን እንገፋፋለን አቅማችንን እንለካካለን። ለሰላሳ ደቂቃ ያህል ከእነሱ ጋር እንፋተጋለን ይህን እንደ ልማድ አድርጌ

በአሁኑ ሰዓት ስልኬን እጅግ በጣም አድርጌ እጠቀማለሁ ምክንያቱም ስልኬ ለኔ በአሁን ሰዓት በጣም አስፈላጊ ከሆኑ ነገሮች ውስጥ አንዱና የመጀመሪያው ነው። በአሁኑ ሰዓት በስልኬ ብዙ ነገሮችን እየሰራሁበት እገኛለሁ። ሁሌ ስልኬን እየፈተሽኩኝ እገኛለሁ። በማለዳ ተነስቼ በስልኬ ምን ምን እንደተከናወነ እመለከታለሁ። በማህበራዊ ሚዲያ መተግበሪያዎችን እከፍታለሁ። በእነዚህ ማህበራዊ ሚዲያ መተግበሪያዎች ብዙ ስራዎችን እየሰራሁባቸው እገኛለሁ። ወዳጆቼን በዚህ በማህበራዊ ሚዲያ ዘወትር በየቀኑ አገኛቸዋለሁ። ወዳጆቼ ምን እያደረጉ እንዳለ በሞባይሌ አያለሁ። መልእክቶችን የተላኩልኝን መልእክቶች በደንብ በጥንቃቄ አንብቤ ለወዳጆቼ እመልሳለሁ። በዚህም በአሁኑ ሰዓት በተለይ በቴሌግራም እና በፌስቡክ ሌላም በዩቲዩብ የተለያዩ መልእክቶችን በዛ አስቀምጣለሁ ሰዎች ላስቀመጥኩት መልስም ጥሩ መልስ ይጽፉልኛል። እንዲህ እያደረኩ በሞባይሌ ሰዓታት ያልፋሉ። ብዙ ሰአቶችን በሞባይሌ በማሳለፌ ይህ ጤናማ አካሄድ እንዳልሆነ ይገባኛል። ምክንያቱም በሞባይሌ ብዙ ሰአቶችን ባጠፋው ቁጥር ሌሎች ነገሮች ላይሰሩ ይችላሉ። በዚህም የሞባይሌን ነገሮች በተቻለ መጠን በሞባይል የማጠፋውን ጊዜ መቀነስ መቻል አለብኝ። ሌሎች ብዙ የምሰራቸው ነገሮች ስላሉ እነዛን ስራ መስራት አለብኝ። ማንበብ ወይም የአካል ብቃት እንቅስቃሴ አንዱ የኔ የእለት የእለት ስራዬ ነው። ግን አልፎ አልፎ ስልክ ማየት የግድ የሚያስፈልግበት ሁኔታ ይፈጠራል የተለያዩ መልእክቶችን በየቀኑ እየገባው ማየትና ለነዛ መልእክቶች ምላሽ መስጠት መቻል አለብኝ። በስራዬ ጊዜ ደግሞ የምልካቸው የተለያዩ ሪፖርቶች ስላሉ እነዛን ሪፖርቶች መልአክ ያስፈልገኛል። አስተያየቶችም ማንበብ በጣም ከምወደው አንዱ ሲሆን የተለያዩ ዩቲዩብ ቪዲዮዎችን እመለከታለሁ። በአብዛኛው የምመለከታቸው ቪዲዮዎች የኔን ስራ በሚያጎለብት መልኩ የተጻፉና አዳዲስ የቴክኖሎጂ ፈጠራዎችን የሚያሳዩ ቪዲዮዎችን መመልከት እወዳለሁ። ከዛም ብዙ ትምህርቶችን አገኛለሁ። ቢሆንም የሞባይል ስክሪን ጊዜየን መቀነስ እንዳለብኝ ወስኛለሁ። በዚህም አልፎ አልፎ በአሁኑ ሰዓት ከማየው ሰዓት ቀንሼ ሌሎች ስራዎችን በትኩረት እየሰጠው እገኛለሁ። ተጠቃሚ መሆን በሞባይል ይቻላል። ነገር ግን የተለያዩ ነገሮችንም ጭምር በተጓዳኝ መስራት ያስፈልጋል። ለሁሉም ነገር ሲሰሩ ሚዛን መስጠት ያስፈልጋል። ስልኮች በአሁኑ ሰዓት እጅግ ጠቃሚ መሳሪያዎች ናቸው። ነገር ግን ቁጥጥር ያስፈልጋቸዋል።

በሀገራችን ኢትዮጵያ የተለያዩ በዓላቶች አሉ፤ ባላቶች ሲመጡ የተለያዩ ዝግጅቶችን በቤት ውስጥ ቤተሰቡ ተሰባስፎ የተለያዩ ዝግጅቶችን በአንድ ላይ ያደርጋል፤ ለባሉ ቅድመ ዝግጅት ይደረጋል። ከዚህም ውስጥ ከሚደረጉት ውስጥ በዓል አካባቢ ቤተሰቡ በሙሉ አዳዲስ ልብሶችን ይገዛል። በዓሉ በሚደረግበት ሰዓት ሁሉም ቤተሰብ አዲስ ልብሶቹን ይለብሳል፤ ምክንያቱም በተለይ በተለይ አዲስ አመት ሲመጣ ሰው አዲስ አመትን በጥሩ ተስፋ ነገ አዲስ ህይወት ጥሩ የህይወት ዘመን እንደሚመጣለት ስለሚያውቅ በአዲስ ልብስ አዲስ አመትን ማክበር ስለሚወድ። እኔም እና የኔ ቤተሰቦች ይህንን ባህል አድርገን ሁሌም አዲስ አመት ሲመጣ አዳዲስ ልብሶችን ቤተሰብ በሙሉ ይለብሳል፤ በባሉ ቀንም አእምሮና ደምቆ አዲሱን በዓል ይቀበላል። በአዲስ አመት ብዙ አይነት ዝግጅቶች ይደረጋሉ። በአዲሱ በዓል ቀን የተለያዩ ዝግጅቶችን ማድረግ የተለመዱ ሲሆን የተለያዩ መጠጦች ባህላዊ እና ዘመናዊ መጠጦች በቤት እንዲዘጋጁ ይደረጋል። የተለያዩ የምግብ አይነቶች ይዘጋጃሉ። የተለያዩ ከብቶችና በጎች እንዲታረዱ ይደረጋል፤ ብዙ እንጀራ ይጋገራል። ቤቱ በተለያየ ቀለም ያሸበርቃል፤ ምክንያቱም አዲስ አመት ሲገባ ሁሉም ነገር ጽዱና ያማረ መሆን ስለሚያስፈልግ። ቤቱ በተለያዩ ቀለሞች ተውንቆጥቁጦ ሳቢና ማራኪ እንዲሆን ይደረጋል። በቤት ውስጥ የተለያዩ አበባዎችን በማስቀመጫ እናስቀምጣለን፤ አበባዎች የብሩህ ተስፋ እሳቤ ስለሆኑ። የሚያምሩና የሚደምቁ አበባዎች በአበባ ማስቀመጫው ጠረጴዛው ላይ ይቀመጣሉ፤ ጎረቤቶች እርስ በእርሳቸው ይገናኛሉ ቡና ሻይ የተገኘውን ነገር በአመት በዓል እየተገናኘን እንበላለን እንጠጣለን፤ ልጆቹም በተለይ በተለይ በጣም ይደሰታሉ ይጫወታሉ። በዓላት ሲመጡ እንደ ልጆች በዚህ ምድር የሚደሰት የለም፤ ሁላችንም አብረን በአንድ ላይ ተሰብስበን ቤተሰቡና ጎረቤቱ የተዘጋጀውን ምግብና መጠጥ እየጠጣን እናወራለን የልብ የልቡን ሁሉም ያወራል ይስሳቃል። ሌላው ደግሞ የሀገሬ ባህላዊ ዘፈኖች ይዘፈናሉ። ከዛ ደግሞ የተለያየ በዓል ሲሆን ደግሞ የ በቤተክርስቲያን ይታደርና በቤተክርስቲያን ይዘመራል። ከዛ በመለስ ቤት መጥቶ ድግስ ይደገሳል። ለደካማ ሰዎች ምግብና መጠጥ ይታደላል፤ ሁሉም ሰው በረከት ይለዋወጣል ይህ የባህል ጊዜ

በሀገራችን የገበያ ስርዓት ውስጥ በእኛ አካባቢ በሳምንት ሁለት ቀናቶች የገበያ ስርዓት የሚከናወንባቸው ሲሆኑ እነሱም ቀኖች ቅዳሜ እና ሀሙስ ቀናት ናቸው። በሀገራችን እነዚህ ቀናቶች ሰዎች የተለያዩ ግዥና ሽያጭ የሚፈጸምባቸው ሲሆን። ቅዳሜ ቀን ግን ከሌላው በተለየ መልኩ ብዙ ሰው ከገጠር ወደ ከተማ ካለው ገበያ የሚመጣበት ሲሆን። አሙስ ቀን ግን ያለው ገበያ በአካባቢው ያለው ማህበረሰብ ብቻ የሚጠቀምበት ሲሆን። ቅዳሜ ቀን ግን ሁሉም የገበያ አይነቶች ያሉ ሲሆን በተለይ በተለይ በሩቁ የገጠራማ ክፍል ያለው ማህበረሰብ በቅዳሜ ቀን የተለያዩ ነገሮችን በመያዝ ወደ ገበያ ሊሸጥና ሊገዛ የሚሰባሰብበት የገበያ ቀን ነው። እኔም በእነዚህ ሁለት ቀኖች ገበያ መሄድ እምወድበት ቀን ነው። በየሳምንቱ በሳምንት ሁለት ጊዜ ገበያ እሄዳለው። በገበያ ውስጥ ብዙ ነገሮች አሉ። አትክልትና ፍራፍሬዎችን እንዲሁም ተጨማሪ እንቆላል የተለያዩ የምግብ አይነቶችን እህሎችን እገዛለሁ። በዚህም የተለያዩ ተጨማሪ የቤት ውስጥ ቁሳቁስ እቃዎችንም እገዛለሁ በተለይ በተለይ ለቤት አስፈላጊ የሆኑ ቁሳቁሶችን ቅዳሜ ገበያ እገዛለው። ሻጮች እና ገዢዎች በዚህ ገበያ ተገናይተው ሻጮች በሚሉት ሳይሆን ገዢዎችም ተነጋግረው ዋጋ በመደራደር በቅናሽ ዋጋ የሚገዛበት አጋጣሚ አለ። ምክንያቱም ቅዳሜ ቀን ብዙ ሻጭ ሰዎች ከገጠር ወደ ከተማ ስለሚመጡ ሰዎች ተከራክረው በርካሽ ዋጋ የሚፈልጉትን ቁሳቁስ ማግኘት የሚችሉበት የገበያ ቀን ነው። በዚህም ደረቅ እቃዎችም እገዛለሁ። ሰዎች በብዛት ወደ ከተማው ወደ ገበያው ስለሚመጡ ብዙ እቃዎች የሚገኝበት አጋጣሚ በጣም ከፍተኛ ነው። በዚህ ብዙ ድምጽና የሰዎች እንቅስቃሴ እጅግ አስገራሚና ለጀሮ ትንሽ የሚከብድ ነው። ገበያው ከቦታ ቦታ ሰዎች ስለሚንቀሳቀሱ ገበያው ተንቀሳቃሽ ነው። ትኩስ እቃዎችን ማግኘት እጅግ ይሻላል ምክንያቱም በአሁኑ ሰዓት አዳዲስ ምርቶች ወደ ገበያ እየመጡ ስለሆነ የተለያዩ እቃዎችን በቅዳሜ ገበያ ማግኘት ይቻላል። የቤት እቃዎች ሁሉ በብዛት የሚገኙበት ቀን በቅዳሜ ቀን ነው። ይህ ሁሌ እለት እለት የሚጠበቅ የገበያ እንቅስቃሴ ነው። ሰዎች ደግሞ የሰዎች የገዙትን ቀረጢት ተሸክመው ወዲያ ወዲህ ይላሉ እኔም የገዛሁትን በመኪና ጭኜ እመጣለሁ

ኢትዮጵያውያን ከሚያዘወትሩት የምግብ አይነት ውስጥ አንደኛውና የመጀመሪያው እንጀራ ሲሆን። እንጀራ ደግሞ የሚዘጋጀው ከጤፍ ዱቄት ሲሆን። በመጀመሪያ ጤፍ ከነጋዴው እንገዛና ጤፉ ይበጠራል። ከዛ በኋላ ወደ ወፍጮ ቤት ሂዶ ጤፉ በደንብ ሆኖ ለሞ ይፈጫል። የተፈጨው ጤፍ ዱቄቱ በውሃ ይቀጥናል። ወይም ዱቄቱን በውሃ ከቀጠነ በኋላ ሊጥ ይሆናል። ሊጡን በተለያዩ እቃዎች ወይም በጎማ ጆርዲን እናስገባዋለን። ሊጡ ወይም የተቦካው የጤፍ ዱቄት እንጀራ ለመሆን ሶስት ቀናትን መጠበቅ አለብን። ሊጦ ከተቦካ በኋላ ሶስት ቀን ሲሞላው የፈላ ውሃ ይጨመርበትና በደንብ ይቀጥናል። ከዛ በኋላ ሽታው ያማረ ሽታ ይሆናል። ሊጡ ከዛ በኋላ ካደረ በኋላ ምጣድ ላይ ምጣዱን ካጋምን በኋላ ምጣዱ ላይ እንጋግረዋለን። ከምጣዱ ላይ እንደ ክብ ነገር በማድረግ በማዞሪያ ከምጣዱ ጫፍ እስከ ጫፍ እንጋግረዋለን። ከዛ በኋላ ምጣዱን እንከድነውና እንጀራው በእሳት ላይ በፍጥነት እንዲበስል ይደረጋል። ከበሰለ በኋላ በቃ እንጀራውን እናወስደዋለን። ከዛ በኋላ እንጀራው ከተጋገረ በኋላ እንጀራው ለብዙ ጊዜ እንዲቆይ እንዳይሻግት በተለያዩ ጥጥ ጨርቆች እንሸፍነዋለን። እንጀራ ለኢትዮጵያን በየቀኑ የሚመገቡት የምግብ አይነት ሲሆን በአብዛኛው የኢትዮጵያ ህዝብ እንጀራን በየቀኑ የሚመገቡት የምግብ አይነት ነው። እንጀራ የሚበላው ከተለያዩ የወጥ አይነቶች ጋር ሲሆን እጅግ ያማረና የሚጣፍጥ የምግብ አይነት ነው። ይህ የኢትዮጵያን ባህላዊ የምግብ አይነት ሲሆን በገጠራማው አካባቢ እና በከተማ አካባቢ ሁሉም የሚያዘወትረው የምግብ አይነት ነው። እኛ ኢትዮጵያውያን እንጀራ ከሌላው አለም የሚለየን የምግብ አይነት ሲሆን። አሁን አሁን በተለያዩ የውጭ ሀገሮች የጤፍ ዘርን እየወሰዱ ጤፍን በማምረት ላይ ይገኛሉ። የተለያዩ ፋብሪካዎችም ጤፍን እየፈጩ በአሁኑ ሰዓት ለአለም ህዝብ የጤፍ እንጀራ እንዲበሉ እየተደረገ ነው። የጤፍ እንጀራን በምናዘጋጅበት ጊዜ እናቶቻችን እጅግ ጥበብ በተሞላበት መልኩ እንዲያምርና እንጀራው እንዲያምርና ሳይበላሽ ለብዙ ጊዜ እንዲቆይ የተለያዩ ጥበብን ይጠቀማሉ። እንጀራ ለኢትዮጵያን አስፈላጊ

በሀገራችን እምነት ታላቅ በህይወት ውስጥ ቦታ ያለው ነው። እኔም በእምነቴ የኦርቶዶክስ እምነት ተከታይ ስሆን በህይወቴ ውስጥ ለኔ እምነቴ ትልቅ ቦታ አለው። ጠዋት ጠዋት በየቤተክርስቲያኑ ጸሎት ሄጄ አደርሳለሁ። በተለይ የሀገራችን ህዝብ እሁድ እሁድ በቤተክርስቲያን ሄዶ ቤተክርስቲያን እግዚአብሔርን አምላኩን ይለምናል ይጸልያል። ጸሎትና መዝሙር እኔ በህይወቴ የምወዳቸው ነገሮች ናቸው። በቤተክርስቲያን የወንጌል ትምህርትና ሌሎች በመንፈሳዊ ትምህርት የምናገኛቸውን የተለያዩ ትምህርቶችና ምክሮች ይሰጣል። ቤተክርስቲያን ከማህበረሰቡ ጋር ለመገናኘት ትልቅ የስብሰባ ጉባኤ የሚካሄድበት ሲሆን ማህበረሰቡ ከማህበረሰቡ ጋራ በደንብ እንዲገናኝና እንዲተዋወቅ ያደርጋል። በቤተክርስቲያን ውስጥ ሰዎች እንዴት አድርገው በፍቅር መኖር እንደሚችሉና ማህበረሰቡ በጋራ መረዳዳትና ችግኞችን ደግሞ መርዳት ለመንፈሳዊ ህይወቱ በእግዚአብሔር ዘንድ ታላቅ ህይወት እንደሚያገኝ የሚማሩበት ነው። በቤተክርስቲያን ውስጥ ቅዳሴ ይቀደሳል ቄሶችና ዲያቆኖች ለእግዚአብሔር ምስጋና ያቀርባሉ ቅዳሴ ብዙ ጊዜ በቤተክርስቲያን ይቀደሳል። በተለይ በተለይ በእመቤታችን በዓል በእግዚአብሔር እግዚአብሔር በሚካኤል በቅዱስ ጊዮርጊስና በተለያዩ ቅዱሳን ቀናቶችና በመላእክት ባል ጊዜ ቅዳሴ በቤተክርስቲያን ዘወትር ይቀደሳል፣ እኔ በቤተክርስቲያን ብቻ ሳይሆን በቤቴ ውስጥም ዘወትር እጸልያለሁ። ጠዋት ማታና ምሽት በቤተክርስቲያን እጸልያለሁ በተለይ ጠዋትና ምሽት ዘወትር ወደ ቤተክርስቲያን እየሄድኩ ጸሎቴን አደርሳለሁ። በተለያዩ የባላት ቀናትም ሰዎችን እዘክራለሁ። እኔ በየት ሆኜ የእምነት መጽሐፍን አነባለሁ። በተለይ መጽሐፍ ቅዱስን ማንበብ እወዳለሁ። በእኛ እምነት የተለያዩ ጾሞች ስለሚታዘዙ እኔም እነዛን ጾሞች ህጉን አክብሬ እከተላለሁ እተገብራለሁ። ይህ የኔ መንፈሳዊ እድገቴና ጥንካሬ ሲሆን ዘወትር ከምወደው ከማመልከው እግዚአብሔር ጋራ ያገናኘኛል። እምነት ለሰው ልጅ ተስፋ የሚሰጥና በተጨነቀ ጊዜ እምነቱን እያሰበ እግዚአብሔርን እና ቅድስት ድንግል ማርያም እናቱን ቢማፀን ከችግሩ ይወጣል። እምነት ለሰው ልጅ ተስፋ የሚሰጥ ነው። በእግዚአብሔር ላይ እተማመናለሁ ሁሉም ሰው በእግዚአብሔር ቢተማመን፣